የትኛውን ባል ትወዳለህ ይላል ጥያቄው? አብዛኛው ጊዜ ብዙ በዓላት አሉ ከእኛ ሀገር አንፃር። ስለዚህ እኔ የምወደው በዓል አይነት ይኸው ጥምቀት በዓልን እወዳለሁ ምክንያቱም የምወድበት ምክንያት። ይሄ አንድም የእምነት በዓል ሲሆን ሁለተኛው ደግሞ የተለያዩ ሰዎችን የምንገናኝበት ለምሳሌ ጓደኛ ዘመድ ጋር የምንገናኝበት በዓል ስለሆነ ይሄን በዓል እወዳለሁ ማለት ነው። ከሌላ ለየት አድርጌ

ዛሬ የመጀመሪያ ምግብ ምን ነበረ? ይኸው ዛሬ በዓል አንፃር የተለያዩ ምግቦችን የተመገብን። መጀመሪያ ይሄ የተመገብኩት። ፍርፍር ሲሆን ይኸው ፍርፍር በጣም ሁሌ ቁርስ ላይ እወዳለሁ። እና ምሳ ላይ ደግሞ ፓስታ በአትክልት ነበር የተመገብኩኝ። ሁሌ ቁርስ ላይ ቀለል ያሉ ምግቦችን ነው የምመገብ እንደ ፍርፍር አይነት። እና በቀላሉ ልንሰራቸው የምንችላቸው ምግቦችን ነው አብዛኛው ጊዜ የምመገበው። ስለዚህ ፍርፍር ነበር የመጀመሪያ ምግቤ ዛሬ።

ስለ ፀጉሩ ትንከባከባለህ ትወዳለህ? አዎ ፀጉሬን አብዛኛው ጊዜ። እንከባከባለው ምክንያቱም ከሰው ልጅ ከሚታየው ነገር አንዱ ፀጉር ስለሆነ። ፀጉር መንከባከብ ግዴታ ስለሆነ ሁሉም ሰው ፀጉር መንከባከብ አለበት። እኔ የምንከባከበው ፀጉሬን ሁል ጊዜ በመታጠብ እና የተለያዩ የፀጉር ግብአቶችን በማድረግ እንከባከባለሁ ማለት ነው። ስለዚህ የፀጉር ምን እምንከባከብበት ዋናኛው መንገድ የተለያዩ ፀጉር ላይ በፀጉር ሳንከባከብ ስንከርም የሚመቱ በሽታዎች ሊኖሩ ይችላሉ። ለምሳሌ እንደ ፎሮፎር አይነቶች ስለዚህ ይሄን ደግሞ የምናስወግደው አብዛኛው በመንከባከብ በመታተብና እና የተለያዩ እንትቀኖችን በመጠ

ጾም ትጾማለህ አሪፍ ጥያቄ ነው? አብዛኛው ጊዜ እኛ ኦርቶዶክሶች ጾም እንጾማለን እ ጾምን በብዙ ብዙ ሰዓት እንጾማለን። ለምሳሌ እ ጾም የራሱ የሆነ ስም አይነት ስላለው እም የተለያዩ ጾምችን በተለያየ ጊዜ እንጾማለን። ለምሳሌ የፋሲካ ጾም ወይም የአቢይ ጾም የምንለው የምንጾመው ረጅም ጊዜ ሁለት ወራት ሲሆን ይሄ የምንጾምበት ደግሞ ከጾሙ የምናገኘው ነገር ስላለ ነው። ስለዚህ ጾም መጾም እንደ ክርስቲያናዊ ግዴታ ስለሆነ ሁሉም ሰው መጾም አለበት ብዬ አስባለሁ። እኔም እ የተለያዩ ጊዜ እንደራሴ እጾማለሁ ማለት ነው

የምትወደው ስፖርት ምንድነው? ይህ ብዙ ስፖርት አይነቶችን እወዳለሁ። አብዛኛው የምትወደው ካልክ ደግሞ ይኸው ፑሽ አፕ ደስ ይለኛል። የተለያዩ ስፖርቶችን በተለያየ ጊዜ እንሰራለን የምናገኘው ጥቅምም የተለያየ ማለት ነው። ለምሳሌ እኔ የምወደው ስፖርት አይነት ፑሽ አፕ ነው። ለምንድነው የምወደው? ፑሽ አፕ በምንሰራበት ጊዜ የተለያዩ ጥቅሞች አሉ። ለምሳሌ ሰውናታችንን አእምሮአችንን ፋታ ያደርገናል ማለት ነው። ስፖርታዊ ነገሮች አብዛኛው ጊዜ አእምሮው ጋር ስለሚያያዙ አብዛኛው ሰው መስራት ያለበት። ፑሽ አፕ

አዳዲስ የስራ ግንኙነቶችን ትፈጥራለህ አዳዲስ ስራ ግንኙነቶችን እፈጥራለሁ። ለምሳሌ ሳይኔንሲው ቮይስ ሪከርዲንግ ያገኘሁት አዳዲስ ሰዎች ጋር በምገናኝበት ሰዓት። የተለያየ ስራዎችን በሚሰሩበት ጊዜ እዛ ጊዜ ስለምንገናኝ እዚህ። ግንኙነት ላይ ሆኜ ስራዎችን እፈጥራለሁ። ለምሳሌ ነው ያገኘሁትን ደግሞ ለጓደኞቼ አስተላልፋለሁ። ወይም እፈጥርላችኋለሁ ማለት ነው። ስለዚህ አዳዲስ ግንኙነቶችን እናደርጋለን ማለት

የዝናብ ውሃ ትሰበስባለህ? አዎ የዝናብ ውሃ እሰበስባለሁ። የተሰበሰበውን ውሃ በተለያዩ ጥቅም ላይ ስለምናውል የዝናብ ውሃዎችን አብዛኛው ጊዜ እንሰበስባለን። ክራምት ወቅት ላይ ማለት ነው ስለዚህ የሰበሰብነውን ውሃ አተክልትን በማጠታት ልብስንና የተለያዩ የቤተ እቃዎችን ለማጠብ በማጠብ እንገላገልበታለን። ምክንያቱም ነው የዝናብ ውሃ የምንሰበስብበት ዋና ምክንያት። የውሃ እጥረት ስላለ የዚህን ውሃ እጥረት። ለማካካስ ሲባል የዝናብ ውሃ አሰብስበን አጠራቅመን በተለያዩ ጥቅሞች ላይ እናውላቸዋለን እናዉለዋለን ማለት ነው። ስለዚህ የዝናብ ዉሃ መሰብሰብ አሪፍ ነው ጠቃሚ ነው። ሁሉም ሰው ማድረግ ያለበት ነው

ማታ ከስራ በኋላ ምን ታደርጋለህ? ማታ ከስራ በኋላ ብዙ ስራዎችን እሰራለሁ ለምሳሌ ከዩቲዩብ ዜናዎችን አዳምጣለሁ የተለያዩ ኮርሶችን እና ኮርሶችን ከዩቲዩብ በማውረድ እጠቀማለሁ እማራለሁ እና የተለያዩ ጊዜያትን ቤተሰቦች ጋር አሳልፋለሁ ስለዚህ ማታ ከስራ በኋላ ብዙ ስራዎችን የምሰራበት ቤተሰብ ጋር ሰዓት የማሳለፍበት ስለሆነ ከስራ ሰዓት ሁሉ ደስ የሚለኝ ማታ ነው ምክንያቱም እንዳልኩህ የተለያዩ መዝናኛ ቦታዎች የተለያዩ ጓደኞቼ ጋር ከስራ መልስ ወይም ማታ ነው የምንገናኝ ስለዚህ ማታ ሰዓት ከስራ በኋላ ብዙ ጊዜ የማሳልፈው ቤተሰቦቼ ጋርና ጓደኞቼ ጋር ነው

የትኛው ባህላዊ ምግብ ትወዳለህ? ብዙ አይነት ባህላዊ ምግቦች አሉ እኛ ሀገር። ስለዚህ በሃላዊ ምግብ ከምወደው በዓላዊ ምግብ። ዶሮ ወጥ ነው። ስለዚህ አሰራሩ ትንሽ ከበድ ስለሚልና። በዛው ልክ ጥፍጥና በጣም ስለሚበርከኝ ከባህላዊ ምግቦች ዶሮ ወጥ እወዳለሁ። ዶሮ ወጥ እኛ በጣም ባህላዊ በመሆኑ አንፃር የተለያዩ ክብረ በዓል ላይ ነው አብዛኛው ጊዜ የሚሰራው። ስለዚህ ከባህላዊ ምግቦች ላይ ዶሮ ወጥን

ለበጎ አድራጎት ሰርተህ ታውቃለህ? አዎ ብዙ ጊዜ ሰርቼ አውቃለሁ በጎ አድራጎት ስራ ላይ ብዙ ጊዜ በጉልበት በገንዘብና በሀሳብ ነው ሰው የሚሰራው። እኔ በሁለቱ ሰርቼ አውቃለሁ። ለምሳሌ በጉልበት የተለያዩ አቅመ ደካማዎችን በጉልበት በማገዝ ልብስ በማጠብ ለምሳሌ ተማሪ ለሆኑት ደግሞ እያነበብን ድምፃችንን በመቅዳት በኋላ እንዲያነቡ በማድረግ ብዙ ጊዜ አግዘን እናውቃለን ሰርቼ አውቃለው። ሌላኛው ደግሞ ውሃ በማምጣት ደካማ ለሆኑ ሰዎች ውሃ ለምሳሌ ውሃ በማምጣት ብዙ ጊዜ ተሳትፌ አውቃለሁ በጎ አድራጎት ላይ።

ሹራብ መስራት ትችላለህ? እ አልችልም ምክንያቱም ሹራብ ሆነ የእጅ ስራ እ ብዙም ሰርቼ አልችልም ምክንያቱም ሹራቦች አብዛኛው ጊዜ እኔም ምልብሳቸው በተለያዬ ፋብሪካ የተመረቱና እም የተመረቱ ናቸው ስለዚህ ሹራብ መስራት አልችልም። ብዙ ጊዜ ኢን ሹራብ የሚሰሩ ሰዎች በተለይ በየተለያየ እውቀት ያላቸው ሲሆኑ እነዚህም እ ጥበባቸውን በመጠቀም እ ሹራብ በመስራት ገበያ ላይ ያውላሉ። ስለዚህ ገበያ ላይ ካዋሉት ነው ምገዛ እኔ።

የቤት እንስሳ አለህ? አዎ የቤት እንስሳ አሉ ድመት ውሻ እና የተለያዩ እንስሳዎች እኛ አሉን ስለዚህ ከቤት እንስሳት አንደኛ ዛሬ የምናያቸው ሁለቶችን ናቸው ድመትና ውሻን ስለዚህ ከድመትና ውሻ በጣም ድመት ደስ ይለኛል ምክንያቱም አብዛኛው ጊዜ ቤተሰብ አባላት ጋር በማላመድ አብሮ ብዙ ነገር ስለምታደርግ ድመት በጣም ደስ ይለኛል

ስንት ቋንቋ ትችላለህ? ሶስት አይነት ቋንቋ እችላለሁ እንግሊዘኛ አማርኛና አገውኛ ስለዚህ አዛኛው ጊዜ የማወራው ወይም ጓደኛ ቤተሰብ ጋር አብዛኛው ጊዜ ማውራው ቋንቋ አማርኛ ሲሆን አገውኛው ደግሞ በተለያየ ጊዜ የተለያየ አማርኛ የማይችሉ ሰዎች ሳገኛቸው አወራለሁ እንግሊዘኛ ለአካዳሚክ ወይ ለትምህርት አብዛኛው ጊዜ ከእኛ ሀገር እንጠቀማለን ምክንያቱም እንግሊዘኛ ሁሉም ሰው መቻል ያለበት ቋንቋ ሲሆን ምክንያቱም አለም አቀፍ ቋንቋ መግባቢያ ስለሆነ ሁሉም ሰው መቻል አለበት

ወደ ስራ እውነት ትሄዳለህ? አዎ ስራ እሄዳለሁ ምክንያቱም በውሸት ወይም አለፍላጎት ስራ ጋር አይኬድም። ምክንያቱም ስራ በፍላጎት እና በጊዜ መሰራት ስላለብን። ስራ ውጤታማ የሚሆነው በፍላጎት እና በጊዜ ስንሰራ ነውና። ስለዚህ ስራዬ ጋር እኔ ስሄድ በፍላጎትና በአግባቡ በ ጊዜን በመጠቀም እሰራለሁ። ሌላኛው ደግሞ ሌላኛው ነገር ደግሞ ስራ ቦታ ላይ የሚደረገው ሁሉም ሰራተኛ ጋር በመግባባት ማለት ግጭት ሊፈጠር ይችላል። ይሄን ግጭት በሰላማዊ በሆነ መልኩ በመፍጠር በመፍታት እና ስራ አጋሮች ጋር በስምምነትና በፍቅር መስራት እንዳለብን ይሰማኛል

በቡድን መስራት ትወዳለህ? አብዛኛው ጊዜ በቡድን መስራት እወዳለህ ምክንያቱም ብቻችንን ከመስራት ይልቅ በቡድን ስንሰራ ለውጤት ለስራ ውጤትአማናት ይጠቅማል ለሌላኛው ደግሞ ጊዜያችንን በአግባቡ እንድንጠቀም ያደርገናል ማለት አንድ ሰው ሳምንት ሊጨርስበት የሚችል ስራ በቡድን ስንሰራ በአንድ ቀን ወይም በሰአታት ልንጨርሰው ስለምንችል አብዛኛው ጊዜ ይሄ የቡድን ስራዎቹ ደስ ይሉኛል ማለት ነው። ሁለተኛ ቡድን ስራ የራሱ የሆነ ጥቅም እና ጉዳት አለው። በጥቅሙ አንፃር ስናይ ሰዓትና በጊዜው የመጨረስ ሁኔታ ሊኖር ይችላል። ጉዳቱ ሲሆን ደግሞ አንድ ሰዓት አንድ ሰው ማገኘት የነበረውን ገቢ ወደ ቡድኑ ሲከፋፈል ትንሽ ትንሽ ድርሻ ይኖራቸዋል ማለት

ሙዚየም መሄድ ትወዳለህ? አዎ አብዛኛው ጊዜ ሙዚየም እሄዳለሁ ለምሳሌ በጉብኝት ወቅት ሙዚየም በመሄድ የተለያዩ ሙዚየም ላይ የሚቀመጡ ነገሮችን እናያለን ከዛ አንፃር ስናይ አብዛኛው ጊዜ ታሪክ ነክ ወይም ሂስትሪ የሆኑ ነገሮችን ደስ ይሉኛል ለምሳሌ የሀገር የድሮ እቃዎችን ድሮ ነግስታ ሲጠቀሙ የነበሩ አልበሳት ጦር ጋሻዎችን እና ጦር መሳሪያዎችን በማየት በጣም ያስደስተኛል ምክንያቱም የድሮ ሰዎችን እና ያሁኑን ሳየው ቴክኖሎጂ እያደገ በመምጣቱ የተለያዩ መሳሪያዎቹ አሁን ላይ ጥቅም የማይሰጡ መሆናቸው እና አሁን በተለይ በዘመናዊ መሳሪያ ተተክቶ ወይም ተቀይሮ ስናይ በጣም ያስገርማል

የምታስታውሰው ጥሩ መምህር አለ? የማስታውሰው ብዙዎችን መምህራንን አስታውሳለሁ። ምክንያቱም ጥሩ መምህር ማለት ለተማሪ እንደ አባት የሚመክር እና ነገሮችን በቀላል ማስረዳት የሚችል ሁሉ ጥሩ መምህር ብዬ አስባለሁ። ብዙዎቹ ለኔ ብዙዎቹ መምህራን አስታውሳለሁ ሁሉም መምህር ጥሩ ነው እንጂ መጥፎ መምህር የለም። ስለዚህ ሁሉን መምህራን እንወዳቸዋለሁ። አስታውሳቸዋለሁ ሁል ጊዜ። ለኔ ጠንካራ እንደሆን እንደ አባት እንደወላጅ ሲንከባከቡ የነበሩ መምህራን አሉና እነዚህን ሁሎችን እወዳቸዋለሁ

ገንፎ ትባላለህ? ገንፎ አብዛኛው ጊዜ እኔ አልወድም ምክንያቱም የኛ ባህልም አብዛኛው ጊዜ ገንፎ አልተለመደም ስለዚህ ገንፎ መብላት ደስ አይለኝም። በገንፎ ምትክ የተለያዩ ምግቦችን እንመገባለን ለምሳሌ አብዛኛው እኛ አካባቢ እንደ ባህልም የተለመደ ይደረቅ ማለት እንጀራ በወጥ ሲሆን እኛ አካባቢ ብዙ ጊዜ ሰው የሚመገበው እሱን ነው እንጂ ገንፎ ብዙ ጊዜ እኛ አካባቢ አልተለመደም። ስለዚህ ገንፎ የሚበላበት ቦታ አለ ለምሳሌ እንደ ኬኒያ ብንወስድ። ገንፎን እንደ ባህላዊ መገብ ነው የሚመገቡት ስለዚህ እኛ ጋር አንፃር ግን ገንፎ ብዙም አልተለ

ጥላ ወይስ ፀሀይ ትመርጣለህ? እ አብዛኛው ጊዜ እኔ ጥላ ነው የምመርጠው። ምክንያቱም ፀሀይ አብዛኛው ጊዜ ሰውነቴ አላርጂ ስላለብኝ ፀሀይ አይመቸኝም። ስለዚህ ጥላ ጥላ ደስ ይለኛል። ጥላ ወይም ደመናማ የሆነ ወቅት ወይም እ ጊዜው ይመቸኛል። ምክንያቱም እ ቀዝቀዝ ያለ ለሰውነት ስለሚመች እና እ ብዙ እ ሰት ጊዜ። ፀሀያማ ፅ ቦታ ሰውነታችን ላብ ስለሚወጣ አንድም ሰውነታችን ይቆሽሻል ሁለታችን ኧ ጉልበታችን ይደክማል ማለት ነው። ስለዚህ እ ፀሀያማ ወይም ውር ጥላ እ ጥላ ደስ ይለኛል

ከደንበኞች ጋር ትሰራለህ? አዎ ደንበኞች ጋር እሰራለሁ ምክንያቱም አንድን ስራ የምንሰራው አንደኛ ትርፍን ለማግኘት ሲሆን ሁለተኛ ደግሞ የተለያዩ ደንበኞችን ለማፍራት ሲሆን ስለዚህ ይሄ የምንሰራው ስራ ውጤታማ የሚሆን ብዙ ደንበኞች ሲኖር ነው ስለዚህ ደንበኛ በሌላ መልኩ የምንሰራውን ስራ ተጠቃሚ ሲሆን ደንበኛ ጋር ጥሩ ግንኙነት መፍጠር አለበት። ስለዚህ አንድ ሰው ስራ ከመጀመሩ በፊት ደንበኛ አገኛለሁ ብሎ በማሰብ ስራውን መስራት እንዳለበት እና ደንበኞች ጋር ጥሩ ግንኙነት መንከባከብ ደንበኞችን በመንከባከብ የተለያዩ ዋጋ ቅናሾችን በማድረግ መስራት እንዳለበት ነው ስለዚህ ደንበኛ ትልቅ ነገር ትልቅ ቦታ መሰጠት

ዋይፋይ ትጠቀማለህ? ዋይፋይ አብዛኛው ጊዜ አልጠቀምም እኛ አካባቢ ዋይፋይ ኢንተርኔት አብዛኛው ጊዜ ብዙ ቦታ ላይ አይገኝም የተለያዩ መስሪያ ቤቶች ላይ ነው አብዛኛው ጊዜ የሚገኝ። ሁሉም ሰው የሚጠቀም እኛ ሀገር ማደግ ላይ ያሉት ሀገራት ለምሳሌ የግል እና የሞባይል ዳታዎች ሊሆን ይችላሉ ስለዚህ እኔ ራሱ አሁን የተጠቀምኩ ያለሁት የራሴን የግል ሞባይል ዳታዬን ሲሆን ምክንያቱም ዋይፋይ ማንጠቀምበት ዋናኛው ምክንያት የዋይፋይ መሰረታዊ ልማት ወይም ኢንፍሉዋንስ ስትራክቸሩ የዋይፋዩ ስላልተሟላልን ነው ስለዚህ ዋይፋይ አብዛኛው ጊዜ ትንሽ ቤት ላይ ወይም ትንሽ መስሪያ ቤት ላይ ነው የሚገኘው ሁሉም ሰው የራሱ የሆነ ግል የግል ዳታ ነው የሚጠቀመው